ስራ መስራት ሰውን ስራ ይለውጣል ይቀይራል። ስራ የሚሰራ ሰው ነው የሚለወጠው የሚከበረው። ስራ ሰውን ይቀይራል ያ ሰውን ያሳድጋል ይለውጣል። ማንኛውም ሰው ስራ ቢሰራ ከራሱ አልፎ ህብረተሰቡን አገሩንም ይጠቅማል። ስራ የሚሰራ ሰው ጠግቦ በልቶ ነው የሚያድረው። ስራ የሚሰራ ሰው ህዝብን፣ ራሱን፣ ሀገሩን፣ ቤተሰቡን ሁሉንም ነገር መለወጥ የሚችለው በስራ ነው። ሰው ሁሉም ሰው ስራ ቢሰራ ይለውጣል ይለወጣልም ደግሞ ስራ በጣም ጥሩ ነገር ነው። ስራ መስራት ጠግቦ ለመብላት ራሱ ስራ ወጥሮ መስራት አስፈላጊ ነገር ነው። ሀገርንም ለማሳደግ ብልጽግናን ለማረጋገጥ የሚያስፈልገው ስራ ነው። ስራ ሰው ከስራ ርቆ መኖር በጣም በዚህ ዘመን በጣም ከባድ ነው። ስራን ኒቆ መናቅ ትን የስራ ትንሽ እና ትልቅ የለም። ትንሽ ከሰው የምነሳው የሚያድገው ከትንሽ ስራ ጀምሮ ነው፤ እና ስራ ከትንሽ ጀምሮ ስራ መስራት በጣም ሰውን ይለውጣል። በጣም በጣም በሚገርም ሁኔታ ትናንሽ ስራዎቹ በጣም ሰውን ይለውጣሉ። ምክንያቱም ትናንሽ ስራዎቹ ሰው ይንቃ ይነቋቸዋል። ሰው ትኩረትም ስለማይሰጧቸው ሰው ሰ በሰራበት ልክ ነው የሚያገኘው። ትላልቅ ስራዎቹ ልክ እንደዛ ወጪውም ምኑም ምኑም ብዙ ነገር ከፍ ሲለሚል ትላልቅ ወጪም ይኖራል፤ እና ትናንሽ ስራዎቹ ብዙም ወጪ አይኖሩም፤ ገቢ ብቻ እንደማለት ነው። ስለዚህ ሰው ጠንክሮ ትናንሽ ስራዎቹን ሳይንቅ ቢሰራ እራሱንም ሌላውንም ሀገሩንም መለወጥ የሚችልበት አቅም አለው፤ እና ስራ በጣም ይጠቅማል ይለውጣል ይቀይራል። አንደኛ እግዚአብሔር ይባርካል አንተ ስራ ስትሰራ ስራህ ይባረካል። ቀጥሎ ከተባረከ አንተ ደግሞ ራስን የምትለውጥበትን መንገድ መፍጠር ነው።

አዎ ትንኞቹ በተለይ በአካባቢያችን አሉ ለምሳሌ እንደ ቢምቢ አይነት የቢምቢ ትንኝ አለ ያ ደግሞ በሽታን ተሸካሚ ስለሆነ ሰውንም ማላሪያ ያስይዛል በጣም መጥፎ ነውና ከትንኞቹ ከትንኞቹ ራሱን ራስን መከላከል በጣም ጥሩ ነገር ነው። ትንኝ ሌሎችም አሉ ግን የቢንቢ ትንኝ ሰውን በጣም ነው የሚጎዳው እና ወባንም ወረርሺኝ ያስከትላል ማላሪያ ወረርሺኝ ያ በጣም ጉዳት አለው። እና ትንኝ አንዳንድ አላስፈላጊ የሆኑ የሚቋጠሩ ውሃዎችን እነዛን ማጥፋት አስፈላጊ ነገር ነው። ትንኝ እንዳይራባ እንደዚህ አይነት ነገሮችን ጥንቃቄ ቅድመ ጥንቃቄ የሚያስፈልጉ ነገሮችን ጥንቃቄ መውሰድ ትንኞችን ደግሞ ማጥፋት መግደል እና ህክምና አንዳንድ የህክምና ምክሮችን መስማት ማዳመጥ መንግስትም በሚሰጠው አቅጣጫ መሰረት ለምሳሌ አጎበሮችን ሌሎች ሌሎች ነገሮችን ላይ ጥንቃቄ የሚያስፈልጉ ማቴሪያሎችን መጠቀም በጣም አስፈላጊ ነገር ነው። ትንኝ እንዳይራባ የሚያደርጉ ነገሮች መድሃኒቶችንም መጠቀም በጣም አስፈላጊ ነገር ነውና። ትንኝ ከጥቅሙ ይልቅ ጉዳቱ ይበዛል በዚህን ሰዓት ትንኝ ለበሽታ ይዳርጋል። ያ ጥሩ ስላይደለ ማንኛውም ሰው ራስን ከትንኝ መጠበቅ መከላከል አስፈላጊ ነገር ነው ብዬ ነው የማምነው። እና ማንም ቢሆን ከትንኝ ራስን መጠበቅ መከላከል አለበት። ያ አንድ ሰው ከታመመ ሌላውንም የማስያዝ በትንኝ አማካኝነት የመተላለፍ በሽታውን የማሳለፍ እንትኑ በጣም ከፍተኛ ነው። ስለዚህ በሽታና ለመከላከል መጀመሪያ ትንኝ ማጥፋት በጣም አስፈላጊ ነገር ነው።

ስራዎችን በቅድመ ተከተል መስራት በጣም ለውጠታማ ሰው እንዲሆን ሚያደርጉ ነገሮች ከነገሮች መካከል አንዱ ስራ ነው። አቅዶ መስራት አልሞ እቅድ ማውጣት መተግበር ኪኒውን ማድረግ እስከመጨረሻው ድረስ ማየት ያ። ቅድመ ተከተል ስራዎችን በቅድመ ተከተል መስራት በጣም ይጠቅማል። ያ ብቻ ሳይሆን አንድ ሰው አቅዶ መስራትን አቅዶ አልሞ መስራት ወደ ግብ እንዲደርስ ስለሚያደርግ መጀመሪያ እያንዳንዷን ነገር አቅዶ አልሞ ከጅምሩ እስከ መጨረሻው ድረስ አቅዶ መስራት በጣም አስፈላጊና ጥቅም ያለው ነገር ነው። አንድ እቅድ የሌለው ሰውና እቅድ ያለው ሰው በጣም ይለያል እቅድ የሌለ ሰው የት እንደሚሄድ ምን እንደመሰራ? ምን ማድረግ እንዳለበት ምንም ሚያውቅ ነገር የለም። በዘ ፈቀደ ስራዎችን ይሰራል። በዘፈቀደ የሚሆኑ ነገሮችን ሲወጣም በዘፈቀደ ስቀመጥ ስነሳ ስሄድም በዘፈቀደ ነው ምሄደው እነሱ ምሰራው እና እቅድ ያለ ሰው እያንዳንዷን ነገር ለምንድነው እኔ ማደርገው ነገር ይሄን ነገር ለምንድነው ምሰራው እያንዳንዷን ነገር? በእቅዱ መሰረት ይሄ በእቅድ መሰረት እቅድ ውስጥ አለ የለም የሚለውን ነገር ያጣራል ያያል ይከታተላል ያን በእቅዱ መሰረት ደግሞ እያንዳንዷን ነገር ይፈጽማል። ለዛም ሚያስፈልገው እቅድ ነው ያአቅዶ መስራት። በዛ በእቅዱ መሰረት በእቅድም ተከተል እያንዳንዷን ነገር መስራት በጣም ለኤዲኬት ወሳኝ ነገር ነው። አንድ ሰው ለመለወጥ ካሰበ መጀመሪያ ማቀድ አለበት። እቅዱን ሚያደርገው ከትንሽ ጀምሮ እስከ ትልቅ ድረስ። አቅዶ ያን እቅድ ለማሳካት መትጋት ግዴታ ነው። ይተጋል ያን ከተጋ በኋላ ደግሞ ወደ ግቡ ማይደርስበት ምንም ምክኒያት የለውም። ስለዚህ ሰው አቅዶ መስራት ግዴታ ነው ማለት ነው። አቅዶ መስራት አልሞ መስራት እያንዳንዷን ነገር በእቅድ ውስጥ ማስገባት። ያምሆነው የግድ አንድ ሰው ወደ ስኬት ለመድረስ ማቀድ ግዴታ ነው። ካላቀደ ወይ ወዴት እንደሚሄድ ስለማያውቅ በዘፈቀደ ይሄዳል ይመላለሳል ይቀመጣል ይበላል ይጠጣልኝ እንደማንኛውም ግኡዝ ልክ ሌሎች እንደሌሎች እንስሳ ሁኔታ ሁሉ እንደዛ ነው ሚሆነው ማለት ነው። እቅድ የሌለ ሰውና ሌሎች እንስሳቶች ያው ተመሳሳይ እንደማለት ነው። ከሌለው ምን እንደሚያደርግ ነገር ምን እንደሚያደርግ ስለማያውቅ። ምንም እቅድ የለውም አላማ የለውም። ማሳካት ሚፈልግ ፍላጎት የለውም። በልቡ ያረፈ ፍላጎት በቃ ምንም ነገር ስለሌለው ዝም ብሎ ይኖራል። ቀን ይውላል ማታ ይተኛል ጠዋት ይነሳል። ምግብ ካለ ይበላል ከዛ ይል በቃ የሆነ ዝም ብሎ የት እንደመወል መውሎም ቦታ ራሱ አይመርጥም የሆነውን ነገር አያውቅም ዝም ብሎ በየቀኑ ይሄዳል ይመላለሳል ያ ለአካልም ለጤንነትም። ለሁሉም ነገር ጉዳት አለው።